"በድን ቋንቋ ታምናለህ?" ነው የሚለው። በድን ቋንቋ ያው በተለያየ በምልክት ይመስለኛል። እና በድን ቋንቋ አምናለሁ። የግድ ነው እንደ ጆሯቸው እንዲሁም ደግሞ የተለያዩ ነገሮች ሳይሆ ሳይታያቸው ሳይሰማቸው ሲቀር በምልክት ይጠቀማሉ እና አምናለሁ።

በመስመር ላይ ገዢ ነህ? አዎ በመስመር ላይ እገዛለሁ በመስመር ላይ በሚመጡ አንዳንድ ግዥዎችን እገዛለሁ ለምሳሌ ከዱባይ የሚመጡ ከሳውዲ አረቢያ የሚመጡ እቃዎች አሉ፤ በዛ በመስመር ላይ ይልኩልኛል በመስመር ላይ እገዛና ይልኩልኛል ለንግድም ለራሴም ለምሸጠውም ይልኩልኛል እና ገዢ ነኝ እጠቀማለሁ በደንብ።

ኮምፒውተር መጠቀም ትችላለ? ነው የሚለው በትክክል እኔ ሁሉንም ነገር መልእክትም ልከው ለምሳሌ የጽሁፍ የድምጽም የምትለው በኮምፒውተር ነው ኮምፒውተር በእጄ ላይ አለ እሱ ነው ቲክቶክም ዩቲዩብም እነዚህ ማህበራዊ ሶሻል ሚዲያ ማህበራዊ ሚዲያን የምንጠቀማቸው ጠቅላላ በኮምፒውተሩ የምጠቀማቸው እና እችላለሁ

የምትወደው አትክልት ምንድነው ነው? የሚለው እኔ የምወደው አትክልት ብዙ አይነት ነው፤። ለምሳሌ ሙዝ እጠቀማለሁ ማንጎ እጠቀማለሁ አቮካርዶ እጠቀማለሁ ፓፓየ ተረንጎ እጠቀማለሁ። ቲማቲም ደንች እነዚህ ጠቅላላ ያትክልት እንትኖች ትሎ ሳላጣ እነዚህን ሁሉ እጠቀማለሁኝ እወዳቸዋለሁ። እና እጠቀማለሁ